ማንኛውም ሰዎች ያው በትኛውም የነገር ሁኔታ ይሁን የትኛውም እንቅስቃሴ ላይ አይናቸውን ነው የማየው ቀና ብለህ አይን እያየህ ማውራትም ሆነ አይን እያየህ መሄድ የአንዴ ራስ የመታመን ምልክት ስለሆነ አይናቸውን እመለከታለሁ።

አዎ ምክንያቱም ከተለያዩ ድርጅት ወይ ካንድ አንድ እትኖች ጋር ስለምገናኝ የበተለያዩ የደጅቶች ጉዳይ ዝግጅት ላይ ተሳታፊ ነኝ። ብዙም የምገናኛቸው ድርጅት ስላሉ አዎ እሳተፋለሁ አዎ

የመኝ የእረፍት ጊዜ ያው ብዙ ጊዜ ያው ስራውን እንቅስቃሴ ተንቀሳቀሽ ስራ ስለምሰራ ቢሮ ስላልሆነ የሚያስቸግረኝ ጊዜ የሚያክረምት ነው በክረምት በአርፍ ደስ ይለኛል። በጣም የክረምት እረፍት ነው የምመኘው

ከዛ የምትጠብቀው እንግዲህ ያው እንትን እኮ መኪና ውስጥ ነው የምትቀመጠው የካም መንገድ ላይ ከሆንክ ያው ጥላ ቦታ? ወይ ደሞ ጥላ ጥለውን በመጓዝ ነው። እንደዛ ነው ማረገው። ግዴታየ ከሆነ እንደዛ ነው የማደርገው ጥላትላውን እጓዛለሁ ወይ ጥላ እጠለላለሁ።

ከአለቃዬ ጋር ባለን የስራ ግንኙነት በጣም ጥሩና በጣም የጠራ ነው። የስራው ባህሪም የግድ ሁሌም መረጃ ስለሚያለዋዉጠን። በእያንዳንዱ ስራ ማለት ጥሩ ስኬትም የሆነ ድክመትም። በጥሩ ሁኔታ ነው። ምንግባባው

ከቤት አስቤዛ ከወር ከቤት ኪረይ ምናምን ከዛ የተረፈውን የተወሰነ እቆጥባለሁ ለሌላ ጊዜ ለድንገተኛ አገልግሎት ስለሚጠቅመኝ። እቆጥበዋለሁ በሚገባ።